ቤተሰብ በአኛ ሀገር በዓል ውስጥ በአመት ውስጥ በትንሹ አራት አምስት ጊዜ ይሰባሰባል። እነዛ የሚሆኑት መቼ ነው በዋነኝነት በበዓላት ጊዜ ነው። አዲስ አመትን ስናከብር የመስቀል በዓልን የገናን የጥምቀትን የትንሳኤ በዓልን ስናከብር በእነዚህ ሰአቶች ላይ ቤተሰብ ይሰባሰባል። ከዚህ በተጨማሪ ደግሞ ሌሎች ለየት ያሉ ፕሮግራሞች ቤት ውስጥ ሲኖሩ ለምሳሌ ሰርግ ክርስትና ልደት በሚኖርበት ሰዓት ቤተሰብ በተጨማሪ ሊሰባሰብ ይችላል። ግን በትንሹ አምስት ጊዜ በአመት ውስጥ ይሰባሰባል ቤተሰብ።

ወደ ገበያ የምሄደው በሳምንት አንድ ቀን ነው። ለሳምንት የሚሆኑኝን አስቤዛ ማንኛውንም ነገር በሳምንት አንድ ቀን ቅዳሜ ከሰአት በኋላ ነው የምገዛው ያም ማለት እነ ሽንኩርት ቲማቲም ድንች ቀይ ስር ቃሪያ ሁሉንም የሚያስፈልጉንን ነገሮች በሳምንት አንድ ቀን ነው ወጣ ብለን የምንገዛው። ከዚያ በተጨማሪ አስፈላጊ ነገር ሲኖር መሃል ላይ ሲያልቅ ደግሞ አንዳንዴ አንዴ እሮብ ወይም ሀሙስ ወጣ ብለን ተጨማሪ ነገሮችን እንገዛለን። ያለቀ ነገር ካለ ነው እንጂ በብዛት ግን የምንሄደው በሳምንት አንድ ቀን

ደብዳቤ መጻፍን እንወዳለው አዎ በሚገባ ደብዳቤ ለተለያዩ ነገሮች እጽፋለሁ። ዋናው በስራ ቦታ ነው ለስራ ቦታ ለሌሎቹ ሀላፊዎቻችን እንዲሁም ለሌላው እንትን ወይ ለቤተሰብ ሊሆን ይችላል። መልእክታችንን ማስተላለፍ ስንፈልግ ጥሩ ማስተላለፊያ ነው እና መጻፍ እወዳለሁ። ሀሳቤንም በደንብ ሳይዘናነፍ ምንም ሳይቆራረጥ በደንብ ማስተላለፍ እንድችል ያግዘኛል እና መጽሐፍ በጣም ነው የምወደው

እጅግ በጣም የምወደው ሽታ የሽቶ ሽታ ነው። ሽቶ በጣም ያልተጋነነ የሮዝ ሽቶዎች ሽታቸው ደስ ይለኛል በጣም ግን ያልተጋነነ ከበድ ያላለት እናልፍ እንደዚህ አፍንጫ ላይ መከንከን ነገር የማይፈጥሩ። ሽቶዎችን ቀለል ያለ ደስ የሚል አይነት ሽታ ያላቸውን ሽቶዎች በጣም እወዳለሁ እና በጣም የምወደው ሽታ ሽቶ ነው። ከዛ በተጨማሪ የአበባ ሽታ ደስ ይለኛል

የዝናብ ውሃ ሰበስባለሁ። በዋነኝነት በክረምት ወቅት። ጥሩ የዝናብ አቅርቦን እናገኛለን እና እሰበስባለሁ ያም የሚሆነው ለምንድነው የዝናብ ውሃ ምንም አይነት ኬሚካል ስለማይጨመርበት? ለፀጉራችን ለአትክልቶች ጥሩ ነውና። ለመታጠቢያነት እንጠቀምበታለን ሰብስበን ከዛም በተጨማሪ ውሃ በሚጠፋበት ሰዓት በደንብ ነው የሚያግዘን እና ሰበስባለሁ

አዎንታዊ አስተያየትን አው ብዙ ጊዜ ተቀብዬ አውቃለሁ። ያው ብዙ ሰዎች አስተያየት ሲሰጡን አስተያየቱ አዎንታዊም አሉታዊም ሊሆን ይችላል። አዎንታዊ አስተያየቶችን ለመቀበል ያንያህል አይከብዱም ደስ የሚሉ ነገሮችም ስለሆኑ። ሌላውም ቢሆን ችግር የለውም። ግን ብዙ ጊዜ ጥሩ ነው የሰራሽው በዚህ ቀጥዪ እንደዚህ ይሁን። ሁሌም ይሄን አታቋርጭም ይሉ። ብዙ አዎንታዊ አስተያየቶችን በስራ ቦታዬም በቤተሰቤም በሰፈርም በማህበራዊ ኑሮ ውስጥም ተቀብዬ አውቃለሁ

የምወደው ከተማ አዲስ አበባ ነው። አዲስ አበባ የምትገኘው ኢትዮጵያ ውስጥ ነው የኢትዮጵያ ዋና ከተማ ናት። እና ጥሩ አየር አላት። ጥሩ በጣም ጥሩ የሚባል አየር አላት ያን ያህል የከበደ ሙቀት የከበደ እንቅስቃሴ የለባትም። ሰላማዊ ናት። ጥሩ እንቅስቃሴ ያለባት ከተማ ናት እና እጅግ በጣም የምወዳት ከተማ። የኢትዮጵያን ዋና ከተማ አዲስ አበባን

ማሸነፍ አዎ እችላለሁ ያው እዚህ ምድር ላይ ያለ ነገር ሁሉም ውድድር አለበት። ሙሉ ህይወታችን ውድድር አለበት፤ የስራ ቦታችን፣ የትምህርት፣ እንዲሁም ሌላው ኑሯችን ውስጥ ውድድሮች ይኖራሉ እዛው ውድድር ውስጥ ተወዳድሮ ማሸነፍ መቻል ያስፈልጋል ህይወት በራሱ የውድድር ሜዳ ስለሆነ እና ማሸነፍም በደንብ እችላለሁ እንዴት ማሸነፍ እንዳለብኝም አውቃለሁ የምሰራቸውን ነገሮች ቀድሜ እቅድም አውጥቼ ስለምጀምራቸው እና ማሸነፍ እችላለሁ።

መታጠቢያ ቤት ውስጥ የመዘመር ልምዱ የለኝም። እስካሁን ቢኖረኝ ደስ ይለኛል ሰዎች ሲያደርጉት ፊልም ላይ የተለያየ እንትን ላይ አያለሁ ደስ ይላል ጥሩ ስሜት መፍጠር የሚችል አይነት ልምምድ ይመስለኛል። ግን ከዚህ በፊት ባለ ልምዴ መታጠቢያው ቤት ውስጥ ዘምሬ አላውቅም። ወደፊት ቢኖረኝና ብለምደው ደስ ከሚለኝ ነገር ውስጥ አንዱ ነው። እስካሁን ግን ዘምሬ አላውቅም

የስራ ጊዜ በዋነኝነት በቀን ከስምንት እስከ አስር ሰዓት ነው። መንገድ ላይ የምናጠፋውን ለመጓጓዝ የምናጠፋውን ጊዜ ጨምሮ ማለት ነው። የምሰራበት የግል ከፍተኛ ትምህርት ተቋም ነውና። ጠዋት እንወጣለን። ጠዋት ወጠን ቢያንስ አንድ ሰዓት አካባቢ ጉዞ ሊጨርስብን መንገድ ላይ ሊጨርስብን ይችላል። ከዛም ሙሉ ስምንት ሰዓት የስራ ሰዓት አለን ስንመለስ አንድ ሰዓት እና አስር ሰዓት አካባቢ የስራ ጊዜ አለኝ

ቀትር ላይ የምመገበው እንጀራ ነው። እኛ ዋናው የባህላዊ ምግባችን እንጀራ ነው በቋሚነት የምንመገበው ምግብ እንጀራ ነው እና ጠዋት ላይ የተለያዩ የተለያዩ ነገሮችን ልንበላ እንችላለን ቀትር ግን የምንመገበው ምሳ ነው የምሳ ሰዓት ነው ቀትር ማለት ስለዚህ በዛ ሰዓት ላይ የምንመገበው የምመገበው ምግብ እንጀራ ነው እንጀራ በወጥ ምናልባት በምስጢር ወጥ ወይም በክኩ ወጥ ወይም በስጋ ወጥ ሊሆን ይችላል ግን ምግቡ እንጀራ ነው።

የምጠቀመው ስልክ የስማርት ስልክ ነው። ብዙ መረጃዎችን ለመላላክ የሚጠቅመን ስልክ እሱ ስለሆነ የቴክኖ ምርት የሆነውን ስማርት ስልክ ነው። ብዙ አይነት መስመር ላይ ያሉ ስራዎችን ለመስራት ያግዛል መረጃዎችን ለመጠቀምም እንደዛ ያግዛል። እና የስማርት ስልክ ነው ስልኬ በዋናነት ስማርት

ቤተሰባ በቤተሰባቸው ውስጥ የምናከብራቸው ብዙ አይነት በዓላቶች አሉ። አዲስ አመት አለ አንደኛው። የገና በዓል አለ የጌታችንን ውልደት የምናስብበት። የጥምቀት በዓል አለ። የትንሳኤ በዓል አለ። ስቅለት፣ እነዚህ እነዚህ ዋና ዋና ባአላቶቻችን ናቸው። ከዛ በተጨማሪ ሰርግ ሊኖር ይችላል፣ ክርስትና፣ ልደት እነዚህን እነዚህን አንድ ላይ እናከብራለን።

እጅግ በጣም የምወደው ምግብ የኢትዮጵያ ባህላዊ ምግብ የዶሮ ወጥ ነው። ዶሮ ወጥ በእኛ ባህል በጣም የተለመደ በዋነኝነት በበዓላት ሰዓት። ሁሌም የምንሰራው በዓላታችንም ሞቅ የሚያደርግልን የምግብ አይነት ነው። ዋናው ግብአቱ ዶሮ ነው ከዶሮ በተጨማሪ ሽንኩርት ዘይት በርበሬ ቅቤ የተለያዩ ቅመም አቅመሞችን ሽንኩርትን እንጠቀማለን። ዶሮ ስንሰራ

እሳት ማንደድ አዎ እችላለሁ። እሳት ለማንደድ የምንጠቀምበት ከሰል እንጠቀማለን እንጨት ፌስታል ልንጠቀም እንችላለን፣ ወረቀት ልንጠቀምን እንችላለን ዋናው ደግሞ ክብሪት አለ ክብሪትን እንጠቀማለን፣ ሻማም ልናቀልጥ እንችላለን እንደዚህ እንደዚህ አድርገን እናነዳለን ከዛ በከሰል ወይም በእንጨት መጨረሻ ላይ ስራችንን እንሰራለንና እሳት ማንደድ በደንብ እችላለሁ።

በመስኮት ጎን መቀመጥ እወዳለሁ። በዋነኝነት አሁን ትራንስፖርት መጓጓዣዎች ላይ በምንሆንበት ሰዓት መስኮት አካባቢ ስንሆን ጥሩ አየር መንቀሳቀስ ነገር ይኖረዋል እና ከሁሉም ቦታዎች ላይ ውጭ መቀመጥ የምፈልገው ወደ መስኮቱ አካባቢ ነው። ዋናው ምክንያቴም ጥሩ አየር የተሻለ አየር ያልታፈነ ያልታመቀ አየር ለማግኘት ነው።

በቅዳሜና እሁድ የማደርገው ነገር ምንድነው አንደኛው ህሊም ቅዳሜና እሁድ ቤተክርስቲያን እሄዳለሁ ከቤተክርስቲያን መልስ ቅዳሜ ገበያ እሄዳለሁ፣ ገበያ ሄጄ ለሳምንት የሚያስፈልጉኝን ነገሮች በሙሉ እገዛዛለሁ ከዛ ውጭ ባለው ሰዓት ላይ ቅዳሜም እሁድም ሁለቱንም ቀን ወደ ምሽት አካባቢ የሰንበት ትምህርት አለኝ እሱን ሄጄ ይከታተላሉ እንደዚህ ናቸው የቅዳሜና ውድ ስራዎች።

ቴክኖሎጂ ችግር ሲያጋጥመኝ በዋነኝነት የማደርገው ምንድነው፤ ወደ መስመር ላይ ያሉ ጥናቶች ትምህርቶች ነው የምሄደው። ዩቲዩብ ብዙ ነገሮችን ያስተምራል። እያንዳንዱን ነገር ከመሰረቱ ጀምሮ እስከመጨረሻው እንዴት እንደሚሰራ ያሳያል፤ እና ዩቲዩብ ላይ ለመማር እሞክራለሁ። ከዛ ካለፈ ደግሞ አጫጭር የሆኑ የመስመር ላይ ስልጠናዎችን ወስጄ ችግሬን አስተካክላለሁ።

ሰዎችን ፊት ለፊት በአይኔ በደንብ እመለከታለሁ፣ እኔ ሁሌም እንደውም በባህር የሚመስለኝ፣ ሰዎች ሰዎችን አይናቸውን ፍለ ፊት እያዩ ማውራት ካልቻሉ የሚያወሩት ነገር ውሸት ነው የሚመስለኝ፣ እና እኔም ከሰዎች ጋር ስንነጋገር አይናቸውን ፊት ለፊት እየተመለከትኩ ነው መነጋገር የምፈልገው፣ ልምዱም አለኝ፣ በደንብ ነው የሰዎችን አይን የምመለከተው።

ፀሀይ ስትጠልቅ መመልከት እወዳለሁ። እጅግ በጣም የተለየ መልካም ስሜት ከሚፈጥሩልኝ ነገሮች መካከል። ፀሀይም ምሽት ላይ ወደ ማታ አካባቢ ስትጠልቅ መመልከት ነው። ሰማዩ ላይም የሚፈጠሩት ቅርጾች ሰማያዊው ቀለም እንዲሁም አጠላለቋ የእሷ ድምቅት እነዚህ እነዚህ አይነት ነገሮች ተፈጥሮን በደንብ እንድንረዳው ስለሚያደርግ። እኔ በደንብ ነው የምወደው ፀሀይ ስትጠልቅ መመልከት በጣም

የስራ እድገት አዎ ሁሌም እፈልጋለሁ ማንኛውም ሰው ያው ሰዎች እንደ ሰው ባህሪያችን አንደኛው ዋና ባህሪያችን እድገት የተሻለ ነገር መፈለጋችን ነው። እና ካለሁበት ከምንሰራው ስራ እድገት እፈልጋለሁ ሁሌም እማራለሁ እየተማርኩም ከታች ጀምሮ ራሴን እያሻሻልኩ እያሳደግኩ ነው የመጣሁት እንጂ ስራ በጀመርኩበት ቦታ ላይ አይደለሁም አሁን ያለሁት። እና እድገትም በጣም ነው የምፈልገው

ከደንበኞቻችን ጋር እንገናኛለን እገናኛለሁ ያ ማለት ምን ማለት ነው? እኔ የምሰራበት የከፍተኛ ትምህርት ተቋም ነው ደንበኞቻችን ማለት ተማሪዎቻችን ናቸው። እና የእነሱ ወላጆች ናቸው የኛ ዋና ደንበኞች እና። ከእነሱ ጋር እንገናኛለን በዋነኝነት የሚያገናኘን ምንድነው? የተማሪዎች ባህሪ የተማሪዎች ውጤት ከጊዜ ወደ ጊዜ የሚኖራቸውን ለውጥ እሱን ለመነጋገር ችግሮችም ሲኖር ለማስተካከል ብዙ ጊዜ እንገናኛለን ተገናኝቼም አወራለሁ

ማታ ከስራ በኋላ ማደርገው ምንድነው? እኔ የራሴ የግል ትምህርት አለኝ ሶስተኛ ዲግሪ ተማሪ ነኝ እና ኮምፒውተሪ ላይ መስራት ያለብኝን ነገሮች እሰራለሁ። የተሰበሰቡ መረጃዎችን ማጠናከር ወደ ሶፍትዌሮች ማስገባት ለነሱን አናሊሲስ መስራት እንደዚህ እንደዚህ አይነት ብዙ ስራዎች አሉብኝ። እና ከስራ መልስ የማደርገው ማንበብ እና የራሴን የትምህርት ስራዎች መስራት

ዝግጅት ዝግጅቶችን ብዙ ባይሆንም እሳተፋለሁ በጣም ብዙ ሰው የሚበዛበት ቦታ ላይ መገኘት ብዙ አያስደስተኝም። ግን አንዳንድ ፕሮግራሞች ሲኖሩ አመታዊ የመዝጊያ ፕሮግራሞች ወይም ደግሞ የወላጆች ፕሮግራሞች በሚኖሩበት ሰዓት እሳተፍና ማድረግ ያለብኝን ነገሮች አደርጋለሁ። በዋነኝነት ግን እነዚህ ድርጅቶች ቀጥታ እኔን የሚመለከቱኝ ለምሳሌ የምሰራበት መስሪያ ቤት ልጆች የሚማሩበት ትምህርት ቤት እነዚህ እነዚህ ነገሮች ላይ እሳተፋለው

የይለፍ ቃሌን እጠብቃለሁ የይለፍ ቃላችን ካልጠበቅነው ብዙን መረጃዎቻችንን አደጋ ውስጥ ያስገባል። አሁን የባንክ የይለፍ ቃሎቻችን የኮምፒውተር የይለፍ ቃሎች ሌሎችም የሌሎች ሰዎች እጅ ላይ በቀላሉ ከደረሱ። መረጃዎቻችን እንዲበላሹ ለሌሎች ሰዎች እንዲተላለፉ ያደርግብናል። እና በቻልኩት መጠን እጠብቃለሁ በተቻለ መጠንም በአስራ አምስት ቀን በአንድ ወር እቀይራለሁ

ከአለቃዬ ጋር መልካም የሚባል ግንኙነት አለኝ። አለቃዬ ሀሳቦች ይሰጣል፣ ስራችንን ይከታተላል፣ አዎንታዊ የሆኑ አስተያየቶችን ይሰጣል፣ ስህተት ሲኖርብኝ ስህተቶችን በትክክል በግልጽ ግልጽ ሰው ነው በባህሪው እና ስህተቴን በግልጽ ይነግረኛል፣ እቀበላለሁ እነሱን ነገሮችን ለማተካከል እሞክራለሁ። እና በደንብ የሚረዳ ስራችን ላይም የሚያግዘኝ አይነት አለቃ ነኝ ያለኝ እና አለቃዬ ጋር ጥሩ ግንኙነት አለኝ።

ጽሁፍ ስጽፍ የምጠቀመው ብእር ነው። እርሳስ ያን ያህል አንዳንድ ስዕሎችን ለመሳል ካልሆነ በስተቀር የእርሳ ተጠቃሚ አይደለሁም። እና ሁሌም ጽሁፍ ላይ ለትምህርትም ለራሴም ስራዎች እሚሆኑ ጽሁፎችን እምጽፍ በብእር ነው። ማለት በኮምፒውተር እማይጻፉ ነገሮች ከሆኑ ምን ጊዜም እምጠቀመው ብእር ነው እንጂ የእርሳስ ተጠቃሚ አይደለሁም

እኔ መስጠት አዎ በደንብ ነው ውሳኔ መስጠት የምንችለው ለማለት በህይወታችን ውስጥ በእያንዳንዱ የቀን ተቀን ኑሯችሁ ውስጥ ውሳኔ የምንሰጥባቸው ነገሮች አሉ። ውሳኔ ስንሰጥ ትልልቅና የውሳኔ ሊሆን ይችላል ትንንሽ ውሳኔዎች ሊሆኑ ይችላሉ ለምሳሌ የምንወጣበት የምንገባበትን ሰዓት ሊሆን ይችላል የምናገኘውን ሰው ሊሆን ይችላል የማናገኘውን ሰው ምንገዛውን ማንገዛውን ነገር ሊሆን ይችላል ጥቃቅን ውሳኔዎች ሊሆን ይችላሉ ግን ውሳኔ መስጠት በደንብ ነው የምችለው የየቀን ስራዬም ውስጥ አንዱ ነው

ምሳ እረፍቴ በቀን አንድ ሰዓት ነው። ምሳ ሰዓታችን አንድ ሰዓት ነው የሚጀምረው። ቀን ላይ ቀትር ላይ ስድስት ተኩል ይጀምራል እስከ ሰባት ተኩል። የምሳ እረፍት ነው። ሰባት ተኩል የከሰአቱን ክፍለ ጊዜ ስራ የምንጀምርበት ነው። እና በአጠቃላይ ለምሳ የምንጠቀምበት ሰዓት ምሳ ምንበላበት ሻይ ምንጠጣበት ሰዓት ከስድስት ተኩል እስከ ሰባት ሰዓት ተኩል ያለው ነው። አንድ ሰዓት

ስልጠናዎችን አዎ በሚገባ እወስዳለሁ በብዛት ያሉብኝን እጥረቶች ያሉብኝን ችግሮች ማስተካከለው አጫጭር ስልጠናዎችን በመውሰድ የመስመር ላይ ስልጠናዎችን በአካል የሚሰጡ የሶስት ወር የስድስት ወር የዘጠኝ ወር ስልጠናዎችን እወስዳለሁ። በሱም ያሉብኝን የቴክኖሎጂ ችግሮች። እና የተለያዩ አይነት ከስኪል ጋር የተያያዙ ችግሮችን በሱ ነው የምፈታና ስልጠና ወስዳል

ነገሮችን በስርዓት የማስቀመጥ ልምድ አለኝ አዎ አስቀምጣለሁ ያ ማለት ምንም ነገር ስንገዛ የምንገዛው አንዴ ነው። በቀጣይ እነሱን ነገሮች በስነ ስርዓት አስቀምጠን መጠቀም መቻል አለብን። እነዚህ የቀን ተቀን የምንጠቀምባቸው አላቂ ነገሮች ካልሆኑ በስተቀር እቃዎችን በስነ ስርዓት አንድ ገዝተን አንዴ አስቀምጠን መጠቀም አለብን ብዬ ነው የማምነው እና በስነ ስርዓት አስቀምጥና ሁሌም ስጠቀምባቸው አወጣለሁ መልሼ በነበረበት ቦታ በስነ ስርዓት አስቀምጥ

መስኮቴን ብዙ ጊዜ ክፍት አልተወውም። አንዳንዴ ግን ቤት ውስጥ ሙቀት ሲኖርና ጥሩ የሆነ ሽታ ማይሸተኝ ከሆነ አየር በደንብ እንዲገባ ስለምፈልግ መስኮቴን ክፍት አደርገዋለሁ። እንጂ ብዙ ጊዜ መስኮትን ክፍት የመተው ልምዱ የለኝም ምክንያቱም በመስኮት የሚገቡ የተለያዩ አይነት ነፍሳቶች ስለሚኖሩ እሱን እፈራዋለሁ። እና ብዙም ልምዱ የለኝም መስኮት ክፍት አልተውም

በዋነኝነት የምጠቀምባቸው የቤት እቃዎች መገልገያዎች ናቸው። ለመቀመጫ ሶፋ እንጠቀማለን ከዛ ውጪ ለምግብ መመገቢያ የምግብ ጠረጴዛ አለን። ያው አልጋ አለን። ለመተኛ ፍራሽ አለን። የተለያዩ አይነት ነገሮችን ለማስቀመጥ ፍሪጅ እንጠቀማለን። ብርጭቆዎች አሉ ለውሃ ለሻይ መጠጫ ለቡና መጠጫ ሲኒ እንጠቀማለን እነዚህ እነዚህ አይነት እቃዎችን እንጠቀማለን ቤታችን ውስጥ

ስጦታ መስጠት እወዳለሁ በተለያዩ በዓላት ላይ በዋነኝነት አሁን እንደዚህ ስጦታ በዓላት አሉ የገና በዓል እንዲሁም ሌሎች ልደት ላይ ሲሆን የሰዎች ሰርግ ሲሆን እነዚህን እዚህ አይነት ነገሮች ላይ ስጦታ መስጠት የተለመደ ባህላችን ነውና። ስጦታ መስጠትን እወዳለሁ ለሰዎችም ፕሮግራሞችን አስመልክቼ ስጦታዬ መስጠት ልምዱ አለኝ

ጥራት ያለው ስራ ማቅረብ እችላለሁ። ማንኛውንም ስራ ከመስራቴ በፊት መጀመሪያ የማደርገው እቅድ ነው የማወጣው እቅድ ካወጣው በኋላ እንዴት እንደምሰራ እወስናለሁ። እንዴት እንደሆነ አካሄዱ እሱን አያለሁ የተለያየ አይነት ነገሮች ማንበብ ካለብኝ አነባለሁ ስራ ከመጀመሬ በፊት እነዚህን ነው የማደርገው። ምክንያቱም ጥራቱ የወረደ ስራ መስራት ስለማልፈልግ ከዛም በነዛ አሰራር መሰረት ተከትዬ እሄዳለሁ። ጥራት ያለውን ስራ ሰርቼ አቀርባለሁ

አይስክሬም አልወድም እውነት ለመናገር አይስክሬም መብላት አልወድም። ዋናው ምክንያቴ ምንድነው? በጣም እነዚህ ብር ረዶ ቤት ውስጥ ፍሪጅ ውስጥ የቆዩ ነገሮች ለጤና ጥሩ ናቸው ብዬ አላምንም። በብዛት ደሞ አይስክሬምን ምንጠቀመው ውጭ ገዝተን ነውና። ለጤና ጠቃሚ ነገር ነው ብዬ አላስብም። እና አይስክሬም መብላት አልወድም

አሰራሮችን በደንብ እከተላለሁ ያ ማለት ምን ማለት ነው ስራ ከመስራቴ በፊት ምን ጊዜም እቅድ አወጣለሁ። እንዴት እንደምሰራ ምን እንደምሰራ መጨረሻው ምን እንደሚሆን ውጤቱን ምን እንደሚሆን። እሱን አዘጋጃለሁ ከዛ አሰራሮችን እከተላለሁ። አሰራሮችን ካልተከተልንም ምንድነው የሚሆነው የራሳችንን አሰራር ስንከተል? ጊዜያችንን እንገድላለን እንሳሳታለን እንደገና እናርማለን እንደዛ እንደዛ ሲሆን ጊዜ እንገድላለን። ስለዚህ የተሻለው ምንድነው አስራሮችን መከተል ነው። ምናምን ጊዜም ስራ ከመስራቴ በፊት እቅድ አወጣለሁ አሰራሩን ለማጥናት እሞክራለሁ። በሱ መሰረትም ተከትዬ

ቅርጫት፣ አንድ ሁለት ቅርጫት አለኝ። በዋነኝነት የምትጠቀምባቸው ለምንድነው? ለአበባ ማስቀመጫ ነው። የአበባ ማስቀመጫ ቅርጫቶች አሉን፣ ጌጥም ናቸው፣ ውበት አላቸው። ንፋስን በደንብ ስለሚያስገቡ ለአበባውም እንደዛውም ምቾት ይሰጣሉ፣ እና ሁለቱም ቤት ውስጥ ያሉን ቅርጫቶች ዋናው ጥቅማቸው ለአበባ ማስቀመጫ ነው፤ ሌላኛው አንድ ቅርጫት አለን፣ እሱን ለቆሻሻ ልብስ ማስቀመጫነት እንጠቀምበታለን።

በጀት ብዙ ማስተዳድረው በጀት የለኝም ግን ምን አልባት እንደአንትን ከታዬ የቤቴን የራሴን የቤተሰቤን በጀት አስተዳድራለሁ። በወር ውስጥ የምናገኘውን ገቢ አውቃለሁ፣ እሱን ከእሱ ላይ ተነስቼ ምን ያህል ወጪ ይኖረኛል፣ ምን ያህል ገቢ አለኝ፣ ምን ያህል መቆጠብ እችላለሁ፣ ምን ያህሉንስ መጠቀም እንችላለን፣ የሚለውን ነገር በጀት አደርግና በዛ መሰረት አስተዳድራለሁ።

ኢሜል በቀን እንደሁኔታው እልካለሁ። እኔ ተማሪ ነኝ የሶስተኛ ዲግሪ ተማሪ ነኝ እና በዛ ምክንያት ከሱፐርቫይዘሮች ከአማካሪዎቼ ጋር እንጻጻፋለን። ምናልባት ግን ሁለት ሶስት ኢሜል ሊሆን ይችላል። አንዳንዴ ደሞ ከተማሪዎች ጋር መላላክ ሲኖርብን ሰባት ስምንት ኢሜልም ልጽፍ እችላለሁ። ግን አብዛኛውን ጊዜ በአማካይ ከሁ ሶስት እስከ አምስት ኢሜል በቀን እልካለሁ